አዎን የቪዲዮ ጥሪ አደርጋለሁኝ ከሀገርም ውስጥ ይሁን ከሀገርም ውጭ የተለያዩ ወዳጅ ዘመዶችን በቪዲዮ ጥሪ አወራለሁኝ ፊለፊት እየተገናኘን እናወራለን በቪዲዮ ወይ ቪዲዮ ጥሪ በጣም አሪፍ ነገር ነው። ዘመኑ ያው ከጊዜ ወደ ጊዜ እተሻሻለ ነው የመጣው፤ ማነኛውንም ሰው ፊት ለፊት ፊት ለፊቱ ቁጭ ብለህ እንደምታወራው ያህል ነው የምታስበው እና የቪዲዮ ጥሪ ማንኛውም ሰው ያደርጋል አሁን ላይ እነዚህ እ አሪፍ የሚባሉ ስልኮችን የያዘ ሰው ማንኛውም ሰው የቪዲዮ ጥሪ ያደርጋል ከሞላ ጎደል ብለን የምንለው እኔም እንደማንኛውም አይነት ሰው የቪዲዮ ጥርዬን አደርጋለሁኝ አዎ።

ዛሬ የመጀመሪያ ምግቤ ምን ነበር? ቁርስ ላይ ቀለል ያለች እንቁላል ፍርስር በዳቦ ነበረች። እሷን እየበላሁኝ። ቀለል ያለ ቁርስ ነበር የበላዉትኝ መጀመሪያ። እንቁላል በዳቦ ነበር እና ደግሞ በጣም ምወደው ምግቤ ነበር።

አዎ በሰአት አዎ በሰአት መድረስ የምችል አይነት ሰው ነኝ። ለማንኛውም ነገር አፋጣኝ የለሆኑ ነገሮች። መድረስ ላለብኝ ነገር ምደርስ አይነት ሰው ነኝ በዚህ በኩል ጎበዝ ነኝ የማውራት የምችል አይነት ሰው ነኝ

አዎ ሰንደል እለብሳለሁ ምክንያቱም ቤት ላይ ሰንደሎችን ነው የምጠቀመው። እና ሰንደል ተጠቃሚ ነኝ። ብዙ ጊዜ